የምታስታውሰው ጥሩ መምህር አለ አዎ በሚገባ የማስታውሳቸው መምህራኖች አሉ። መምህር ሲጀመር ሲባል ዛሬ ለመድረሳችን ወይም ደግሞ ምንም ካለማወቅ በተለያየ የትምህርት አይነት እኛን እውቀት የሚያስጨብጡን ስነምግባር እንዲኖረን የሚያደርጉ ለእኛ ደግሞ ጥሩ ራዕይ የሚሆኑ ከእነሱ ጥሩ ነገር የምንማር እና ለእኛ ምሳሌ የሆኑ ሰዎች ናቸው። እና ከማንኛውም መምህር ምንም ነገር ላንማር አንችልም ግን ከእነሱ መሃል በጣም እኛን የሚያቀርቡን ሲያስተምሩን ምናልባት እነሱ የሚያስተምሩበት መንገድ ይለያይ ይሆናል። እኛን በጣም እንዲገባን አድርገው የሚያስተምሩ መምህራን አሉ። እንደገና ደግሞ ያው ማስተማር ብቻ ስላለባቸው ወይም እነሱን ከመጡበት ቤተሰብ ሊሆን ይችላል ማህበረሰብ አንፃር ነው። እኛን ሊያስተምሩ የሚችሉት እና ግን እኔ አሁን የተማርኩበት ትምህርት ቤት አንደኛ ደረጃ ስማር የስነ ዜጋ መምህራችንን በጣም ነበር የምወደው። አንድም እሳቸው ከሚያስተምሩትም ትምህርት አንፃር እንደገና ደግሞ እነሱ የሚያስተምሩበት መንገድ እኛ እንድንረዳ የሚያደርጉበት መንገድ። ተማሪዎቻቸውንም እንዴት መያዝ እንዳለባቸው ስለሚያውቁ በጣም እሳቸውን ለኔ በጣም ጥሩ መምህር ናቸውና። እና እንደገና ደግሞ ስናጠፋ ራሱ እኛን የሚቀጡበት መንገድ ምን ይመስላል የሚለው በጣም በቃ የማይረሳ ነው። እና በጥሩ ሁኔታ ነው የማስታውሳቸው የስነ ዜጋ መምህር ማለት ነው። ሌሎችም አሉ ግን እሳቸው ትንሽ በጣም ለየት ይላል።

የስራ የስራ ቦታ ጓደኛ አለህ? አዎ የስራ ቦታ ጓደኞች አሉኝ በተለያየ የስራ ዘርፍ ላይ ስንቀሳቀስ በየቦታው የማፈራቸው የተለያዩ ጓደኞች አሉኝ ጓደኛ ማለት የስራ ቦታ ጓደኛ አብረን ስራዎችን የምንሰራ እንደ ስራ ቦታ ደግሞ ስራዎችን የምንተጋገዝ አንዳችን በአንዳችን ላይ ለምሳሌ እኔ ጉዳይ ኖሮኝ ሳልኖር ስቀር የሆነ ነገር ገጥሞኝ እዛ ቦታ ባልገኝ የሚሸፍንልኝ ነው እና የስራ ቦታ ጓደኛ በህይወታችን ውስጥ በጣም አስፈላጊ ነገር ነው እና የስራ ቦታ ጓደኛ አንደኛ ስራ ራሱ እንዲቀላጠፍ ለዛ ለድርጅቱ ራሱ ጥሩ ነው ማለት ከሰዎች ጋር ስራ ቦታችን ላይ ጓደኝነት ወይም ደግሞ ጥሩ ግንኙነት ስንፈጥር ያ ስራ ራሱ ቶሎ ቶሎ እንዲሰራ የቸገረንን ነገር እንድንጠይቅ ለዛ ቦታ ለምሳሌ አዲስ ከሆነን እንዲያሳዩን እንድንግባባ የመናገር ችሎታችንን የመግባባት ችሎታችንን ስለ ስራው ለማወቅ እና ለብዙ ነገር ይረዱናል ማለት ነው የስራ ቦታ ጓደኞቻችን አንድ ቦታ ብቻ ሳይሆን በተለያየ የስራ ቦታዎች ላይ የተለያዩ አይነት የስራ ቦታ ጓደኞች ሊኖሩን ይችላሉ ምክንያቱም አንድ ድርጅት ላይ ስንሰራ የስራ ቦታ ጓደኛ እዛው ያለ ሰው ነው የሚሆነው እንደገና ደግሞ ሌላ ቦታም ስንሄድ በተንቀሳቀስን ቁጥር ከቦታ ቦታ ለውጥ ባደረገን ቁጥር የስራ ቦታ ጓደኞቻችንም ይለያያሉ ማለት ነው እና በእያንዳንዱ የምንሰራበት የምሰራበትም የስራ ቦታ ጓደኞች አሉኝ እኔ

ስለ በልጅነቴ የመኖሪያ ቤት ንገረኝ? በልጅነቴ ትዝ ይለኛል። በልጅነቴ እኔና ወንድሞቼ ስንኖር የነበረበት ቤት ገጠር ነበረ። እና እናትና አባቴ እና ሁለት ወንድሞቼ ነበረ አብረን አንድ ላይ የምንኖር። እና በቃ ጓሮ አላት መኝታ ክፍል፣ ሳሎን እና በፍቅር ከእነሱ ጋር በመጫወት በጣም ደስ የሚሉ የልጅነት ጊዜ ነበረኝ። ከጎረቤት ጋር ከረጎረቤት ቤት ልጆች ጋር በመጫወት ከሁለት ወልሞቼ ጋር በመጫወት እንደገና ደግሞ ከእናቴ ጋር በጣም እናቴን በጣም መወዳት ስለነበር ከሷ ጋር በመጫወት ነው ጊዜን ያሳለፍኩት። እና በልጅነት የምኖርባት ቤቴ ያው የገጠር ቤት ነው። ጓሮ ያለው አነስ ያለች መኘታ ሳሎን ሁሉን ነገር ያላት በፍቅር የተሞላች አይነት ቤት ነበረች። እና በጣም ቆንጅዬ ቤት ናት። በጣም ነው የምወዳት ያቺን ቤት ማለት ነው።

አቧራ ችግር ይፈጥርብሃል? አዎ አቧራ በጣም ችግር ይፈጥራል። አቧራ ማለት ያው ቆሻሻ ነው የሚበን አፈር ነው። እና አንደኛ ልብሳችን ላይ ሲሆን ልብሳችንን ያቆሽሽብናል። ልብሳችንን ላይ ሲሆን እንደዛው ጫማችን ላይ ሲሆን እንደዛ ያቦናል ንጽህናችንን ያጎልብናል። በተጨማሪ ደግሞ ቤት ውስጥ እራሱ ቁጭ ስንል አቧራ ቤት ውስጥ ካለ የቤት ንጽህናችንን ያጎልብናል። እና በተጨማሪ ለጤናችንም ጠንቅ ሊሆን ይችላል አቧራ። ምክንያቱም አቧራ ሲሸተን የማስነጠስ አይነት ነገሮች ስላሉ ከንጽህናም አንፃር ከጤናም አንፃር ከሁሉም ነገር አንፃር አቧራ ችግር ይፈጥርብኛል በኔ ላይ ማለት ነው።

በአንድ ጊዜ ብዙ ስራዎችን ታስተናግዳለህ? አዎ። በአንድ ጊዜ ብዙ ስራ መስራት ማለት በተመሳሳይ ሰዓት አንድ ስራ እየሰራን ጎን ላይ ደግሞ ሌላ ስራ መስራት መቻል ማለት ነው እና ይሄንን ሁሉም ሰው እንደየአቅሙ እንደ እንደሚችለው ስራ መስራት ይችላል። ቤት ውስጥ የሚሰራ ስራ ሊሆን ይችላል ውጪ ላይ ደግሞ የምንሰራቸው የቢሮ ስራዎች ሊሆኑ ይችላሉ። ሌሎች ለምሳሌ በትምህርት ቤትም የሆነ ነገር ሊሆን ይችላል ለምሳሌ ቤት ውስጥ አንድ ሰው ቡና እያፈላ በጎን ደግሞ ምግብ ሊያበሰል ይችላል ማብሰያው ሁለት ከሆነ ማለት ነው። እና የስራ ቦታም እንደዚያው ለምሳሌ ከአለቃው ጋር እያወራ በእጁ ደግሞ ሌላ ነገር ሊጽፍ ይችላል። ያም በአንድ ጊዜ ሁለት ስራ ሰራ ነው የሚባለው እንደገና ደግሞ በትምህርት ቤት ዙሪያ ካየን። መምህራኖቻችን ሲያስተምሩ አንዳንድ መምህራኖች እያወሩ ነው የሚጽፉት እና እነሱ የሚያወሩትን እየጻፍን እናዳምጣለን ማለት ነው። ያ ማለት ምንድነው? በአንድ ጊዜ አንድ ወይም ከዚያ በላይ ስራዎችን መስራት መቻል ማለት ነው። እና በዚህ መልኩ ልንገልጸው እንችላለን እና እኔ አሁን የምችለው በአንድ ጊዜ ለምሳሌ በእጄ እየጻፍኩ ወይም ደግሞ የሆነ ነገር እየፈለኩ ከአለቃ ጋር ማውራት ከጓደኞቼ ጋር የሚያዙኝን ትእዛዝ መቀበል እንደዚህ ነገሮችን እችላለሁ። እና በአንድ ጊዜ ስራችንን ማስተናገድ እችላለሁ የተለያዩ አንድ ከአንድ በላይ ማለት ነው ሁለት እና ከዚያ በላይ ስራዎችን በአግባቡ መፈፃም እችላለሁ።

ሰዎችን በአይንህ ትመለከታለህ? አዎ ሰዎችን በአይን እመለከታለሁ። በተለያየ ቦታ ላይ ሰዎችን መመልከት እችላለሁኝ። ለምሳሌ መንገድ ላይ ሊሆን ይችላል። ታክሲ ላይ ስንጓዝ ሊሆን ይችላል እንደገና ደግሞ ስራ ቦታ ሊሆን ይችላል። የእምነት ቦታዎች ላይ ሊሆን ይችላል። በተለያየ ቦታ ሰዎችን በአይን እመለከታለሁ ማለት ነው። እና ጓደኞቼን በአይን እመለከታለሁ እና በጣም ብዙ ሰዎችን በየቦታው በተለያየ አጋጣሚ የማገኛቸውን ሰዎች እመለከታለሁ። ለምን አንድ እነዛን ሰዎች ካላየሁኝ ወይም ካልተመለከቱኝ? ጓደኞቼ ሊሆኑ ይችላሉ። ዘመዶቼ አይቼ ሰላም ልላችሁ አልችልም። እንደገና የማውቃቸው ሰውችም ከሆኑ ካልተመለከትኩኝ ላስታውሳቸው ስለማልችል። የማገኛቸውን ሰዎች በተለያየ አጋጣሚ የማገኛቸውን ሰዎች እመለከታለሁ ማለት ነው

እንደገና ጥቅም ላይ ማዋል ታደርጋለህ? እኔ በግል እስካሁን እንደገና ጥቅም ላይ ማዋል አላደርግም ግን እንደኛ ሀገር በመልሶ ጥቅም ላይ የማዋል ስራዎች ይሰራሉ እንደገና ጥቅም ላይ ማዋል ማለት ምን ማለት ነው? አንድ እቃ መጀመሪያ ከተገለገልንበት በኋላ በተለያየ ነገር ሊሆን ይችላል ድጋሚ እንደ አዲስ ለተጠቃሚዎች ወይም ደግሞ ስራ ላይ እንዲውል ማድረግ መቻል ነው። ከዛም ውስጥ ለምሳሌ የፕላስቲኮችን ማየት እንችላለን ፕላስቲኮች መጀመሪያ ከተጠቀምን በኋላ እንደገና ያኔ አንድ አንዴ ከተጠቀምን በኋላ እንለቅም እና እንደ አዲስ ደግመን ደግሞ አድሰን እንደገና ጥቅም ላይ ማዋል እንችላለን እንደገና ልብሶችን ማየት እንችላለን። ልብሶችም አንዳንድ ሰዎች ከለበሱ በኋላ ወይም ከተቀደደ በኋላ እንደገና ደግሞ እንደ አዲስ ትንሽ ነገር ተጨምሮበት ለሌሎች ሰዎች ደግሞ እንደገና እንደ አዲስ ጥቅም ላይ የማዋል ስራዎች ይሰራሉ እና በጣም ብዙ ነገሮች እንደገና ጥቅም ላይ ማዋል ይቻላል። መጀመሪያ ላይ የተጠቀምነውን አሁን ላይ ደግሞ እንደ አዲስ አሻሽለን ሊሆን ይችላል የሚጨመሩ ነገሮችን ጨማምረን አንድ ላይ ጥቅም ላይ እናውላለን ማለት ነው። እና እንደ ሀገር ብዛት አሁን እየተሰራበት ያለው ነገር ሃይላንዶችን በብዛት ሃይላንድ ፕላስቲክ ነገሮችን ለምን ቢጣልም አካባቢን ከመበከል አንፃር እንደገና ቶሎ ካለመበስበስ አንፃር ድጋሚ መጠቀሙ ይሻላል እና ድጋሚ ድጋሚ ሲሆን አንድ ለአየር ንብረቱም ከአፈር ጋርም ስለማይዋሃድ ጥቅም ላይ ሲውል ለሰዎችም ጥቅም ስለሚሰጥ በዛ መልኩ ጥቅም ላይ ማዋል እንችላለን ማለት ነው።

ዝናብ ሲዘንብ ምን ታደርጋለህ? ዝናብ ያው ውሃ ከላይ ፈጣሪ ሲዘንብ ማለት ነው። ብዙ ነገሮችን እናደርጋለን ለምሳሌ መንገድ ላይ ከሆነ ዝናብ የዘነበብን ዣንጥላ ከያዝን ዣንጥላ እናደርጋለን ጭንቅለታችን ላይ እንዳያበሰብሰን ካልሆነ ደግሞ ኮፍያ ነገር ካለን ያንን ኮፍያ እናደርጋለን። ዝናብ መንገድ ላይ እያለን ደግሞ ከዘነበብን ሌላኛው ነገር እንጠለላለን ወይም ደግሞ ወደሆነ ቦታ ወደ ጥላ ስር እንሮጣለን ማለት ነው። እንደገና ዝናብ ሲዘንብ ቤት ውስጥ ደግሞ ካለን? ምን እናደርጋለን ውሃ እንዲጠራቀምልን ደጅ ላይ ውሃ ማጠራቀሚያዎችን እናስቀምጣለን። እንደገና ቤቱ ደግሞ ስለሚቀዘቅዝ ሞቅ ሞቅ እንዲልልን እሳት እናቀጣጥላለን እንደገና ትኩስ ትኩስ ነገሮችን እንጠቀማለን። ቢሮ ውስጥ ከሆንን ደግሞ ዝናብ ሲዘንብ መሰማማት ስለማይቻል የግለ ስራዎቻችንን እንሰራለን ማለት ነው። ሌላው ደግሞ ለገበሬ ዝናብ ሲዘንብ ብዙ ነገር ያደርጋል ዝናብ ሲዘንብ መሬት ያርሳል። እያንዳንዱ ከእርሻ ጋር የተገናኙ ነገሮች የሚከነውኑ ዝናብ ሲኖሩ ነውና ዝናብ ሲዘንብ ውሃ ያጠራቅማል ጉድጓድ ቁፍሮ ውሃ ያጠራቅማል። ከዚያ በኋላ በዚያ ውሃ በዝናቡ ውሃ እየተጠቀመ እርሻውን በአግባቡ ያከናውናል ማለት ነው። እና ለስራውም ይጠቀሙታል ወደ ገጠር አካባቢ እንደገና ዝናብ ሲዘንብ ደግሞ ግቢ ማጽዳት ሊሆን ይችላል። እየዘነበ በዚያው ቆሻሻውን ይዞልን እንዲሄድ ማለት ነው። እና እንደያለንበት እንደ አካባቢያችን ነው ዝናብ ሲዘንብ ውጪ ለስራ ካለን ስራችንን እንቀጥላለን ከሌለን ደግሞ ልክ እንደ ገብሬ ካለን ማረስ ካለብን ልናርስ እንችላለን መቆፈር ካለብን ልንቆፍር እንችላለን። ከተማ ላይ ስንሆን ደግሞ በስራ ሰዓት ቢሮ ላይ ካለን ስራችንን መቀጠል ነው መንገድ ላይ ካለን እንጠለላለን የትምህርት ክፍለ ጊዜ ምናልባት ከሆነ ደግሞ ዝናብ ሲዘንብ ያው እርስ በራስ ከመምህራን ጋር መስማማት ስለማይቻል መጻፍ ያለብንን ነገር እንጽፋለን። በዚህ መልኩ ዝናብ ሲዘንብ የምናደርጋቸው ነገሮች ይህንን ይመስላሉ ማለት ነው።

መብራት ሲቋረጥ ምን ታደርጋለህ? መብራት አልፎ አልፎ የመብራት መቆረጥ ሊያጋጥምን ይችላል። እና መብራት ሲቆረጥ ደግሞ የማደርገው ነገር አንደኛ ማታ ከሆነ መብራት የተቋረጠው ሻማ እንገዛለን ማለት ነው። እና ሻማ ለመብራት ወይም ደግሞ ጨለማ እንዳይሆንብን ሻማ ገዝተን እንጠቀማለን። እንደገና ደግሞ መብራት ሲቋረጥ ሌላ የምናደርገው ነገር። የምናበስላቸው ነገሮች ወይም ደግሞ እንጀራ ለመጋገርም ዳቦም ለመስራት ምግብም ለማብሰል ሁሉንም ነገር ለማድረግ የምንጠቀመው መብራት ስለሆነ ያ ሲቋረጥ ወደ ከሰል በከሰል ማብሰል ይሆናል ማለት ነው። እና ለዛም መብራት ሲጠፋ የምትጠቀመው ሌላ ነገር ከሰል ወይም ደግሞ በእንጨት ማብሰል ሊሆን ይችላል። ሌላኛው ደግሞ ለስልክ ወይም ለፒሲ ደግሞ የምጠቀመው ነገር መብራት ሲቋረጥ ሌላ ሀይል መፈለግ ነው። ምክንያቱም መብራት ስለተቋረጠ ስልክ መቋረጥ ስለሌለበት የዛን ሰዓት ላይ የሶላር ሲስተም በመጠቀም ስልኮቻችን ፒሲ ላይ ቻርጅ እያደረግን እንጠቀማለን ማለት ነው። እንደገና ደግሞ ለማብሰሉም በሶላር በሶላር የሚንቀሳቀሱ ነገሮችን በመጠቀም መብራትም ማድረግ እንችላለን። ቤታችን ውስጥ እንደገና ደግሞ ቤት ውስጥ ለማብሰልም ለቲቪውም ለሁሉም ነገር የሶላር ሲስተም መጠቀም እንችላለን

ደብዳቤ መጻፍ ትወዳለህ? አዎ ደብዳቤ መጻፍ እወዳለሁኝ ደብዳቤ በበፊቱ በወረቀት ነው የሚጻፈው አሁን ላይ ደግሞ በስልክ ሊሆን ይችላል በላፕቶፖቻችን ደብዳቤ መጻፍ እንችላለን ብዙ አይነት ደብዳቤ አለ ለምሳሌ የስራ ደብዳቤ አለ የፍቅር ደብዳቤ አለ ለቤተሰብ ደግሞ የምንልከው ደብዳቤ አለ እንዴት ነው የስራ ደብዳቤ ሲሆን የስራ ማመልከቻ ሊሆን ይችላል በስራ አንተ በተመለከተ ደግሞ አንዳንድ ደግሞ ማሻሻያዎች ካሉ ያንን የተመለከተ ሊሆን ይችላል የፍቅር ከሆነ ደግሞ ለፍቅር አጋራችን ወይም ለባለቤታችን ወይ ለሚስታችን የምንጽፈው ነው እንደገና ደግሞ ለቤተሰብ ሲሆን ለእናት ለአባት እንዲሁም ደግሞ ለወንድሞቻችን የቤተሰብ አባል ለሆኑ ሰዎች የምንጽፈው ነው እና እንደነዚህ አይነት መንገዶች ደብዳቤ ይጻፋል አሁን ላይ ደግሞ ዘመኑ እየሰለጠነ ስላለ ደብዳቤ ሁሌ በወረቀት ላንጽፍ እንችላለን ደብዳቤ በስልኮቻችን አማካኝነት ካለንበት ወደ ሌላ ቦታ መላክ እና መጻፍ እንችላለን ወይም ደግሞ ፒሲ በመጠቀም ሊሆን ይችላል ላፕቶፕን ብትጠቀም ደብዳቤን መጻፍ እንችላለን ማለት ነው

የስራ ጊዜ ገደብ ታስተካክላለህ? አዎ የስራ ጊዜ ገደብ አስተካክላለሁ። የስራ ጊዜ ገደብ ማለት። የስራችን ይለያያል ለምሳሌ በሺፍት የምንሰራ ከሆነ በየስምንት ሰዓቱ ከሆነ በአንድ አስራ ሁለት ሰዓት የገባ ሰው በቀን ከዛ ስምንት ሰዓት ይወጣል ስምንት ሰዓት የገባ ሰው አራት ሰዓት ይወጣል። አራት ሰዓት ደግሞ የገባ ሰው ጠዋት አስራ ሁለት ሰዓት ይወጣል ማለት ነው። እና የስራ ገደብ ማለት ለምሳሌ አሁን ጠዋት አንድ አስራ ሁለት ሰዓት የገባ ስምንት ሰዓት የሚወጣ ሰው ከአሥራ ሁለት ሰዓት በፊት ሲገባ እና ከስምንት ሰዓት በኋላ ሲወጣ የስራ ጊዜ ገደቡን አላስተካክልም እንላለን። ለምን የገባበትም የወጣበትም ሰዓት እላፊ ነው ማለት ነው። አንድ ሰው ደግሞ በህይወት ውስጥ ስራ ብቻ ሳይሆን ሌሎች የህይወት አካል የሚያስፈልጉን ወይም ደግሞ ከስራ ውጪ የምናደርጋቸውን ነገሮች ስላሉ የስራ ጊዜ ገደብ ያስፈልጋል። ለምሳሌ ጠዋት አስራ ሁለት ሰዓት የገባ ሰው ስምንት ሰዓት መውጣት አለበት። እንደ ህጉ ነው በርግጥ ይሄ እንደ ድርጅቱ ነው። እና ከዛ በኋላ ምናልባት ቤቱ ምግብ ሊያበስል ይችላል ከስራ ጊዜ ገደብ ከሌለው ማለት ነው። ከተስተካከለለት ማለት ነው። ቤተሰቦቹን ሊጠይቅ ይችላል። ከጓደኞቹ ጋር ሊገናኝ ይችላል። ሌላ ደግሞ ተጨማሪ ስራ መስራት ከፈለገ መስራት ይችላል። እነዚህ ነገሮች ሁሉ ማድረግ የሚችለው አንድ ሰው የስራ ጊዜ ገደብ ሲስተካከልለት ነው። በዘፈቀደ የሚገባ ሰው ወይም ደግሞ የሚወጣ ሰው ወይም የድርጅቱን የስራ ጊዜ ገደብ የማያከብር ሰው አንድ በድርጅቱም ላይ ኪሳራ ይመጣል። ሁለተኛ ደግሞ በራሱም ህይወት ላይ ያልተስተካከለ የጊዜ ገደብ የሌለው አይነት ሰው ነው የሚሆነው ማለት ነው። እንደ ደስ እንዳለው የሚኖር አይነት ሰው ይሆናል። ማለት ምንም ገደብ የለውም ሲሆን ይሆናል ሳይሆን አይሆንም ብሎ የስራ ገደብ የለውም የጓደኛ ገደብ የለውም ምንም ገደብ የሚባል ነገር ስለሌለው ለዛ ግን ለእኛ የስራ ጊዜ ገደብ አስፈላጊ ነው። ምክንያቱም ሌሎችን የምናደርጋቸው የምንከውናቸው ነገሮች ስላሉ ማለት ነው።

አንዲስ አመትን እንዴት ታከብራለህ? አዲስ አመትን በተለያየ መንገድ ነው የምናከብረው። አዲስ አመት ማለት። የመጀመሪያውን አመት ጨርሰን ሌላኛውን አዲሱን አመት የምንቀበልበት ነውና። አዲሱን አመት ደግሞ ስንቀበል ተስፋ ነው አዲስ ጅማሮ ነው። ምናልባት ስራ አዲስ ስራ መጀመር ሊሆን ይችላል። አዳዲስ የስራ እቅዶችን ማውጣት ሊሆን ይችላል እና። አዲስ አመትን ሁሉንም ነገር እንደ አዲስ ለመጀመር ነው። ለምሳሌ ያልተሳኩ ስራዎች ካሉ። ያልተሳኩ ግንኙነቶች ካሉ ያንን በማደስ ነውና አዲስ አመትን የምንጀምረው እንደዛ። አድርገን እንጀምረዋለን ጅማሮውን። እና አዲስ አመትን ደግሞ እንዴት ነው የምናከብረው? አዲስ አመት በአመት አንድ ጊዜ የሚመጣ ነገር ነው። እና አዲስ አመት ሲመጣ በተለያየ መንገድ እናከብራለን። ከጓደኞቻችን ጋር ለምሳሌ ከጓደኞቻችን ጋር ልናከብር እንችላለን። ከቤተሰቦቻችን ጋር ልናከብር እንችላለን። እንዲሁም ደግሞ የእምነት ተቋማት ላይ ልናከብር እንችላለን። እና በመሰባሰብ ጓደኞቻችንን በመጠየቅ ቤተሰቦቻችንን በመጠየቅ የምናሳልፍበት ጊዜ ነውና። አንዳንድ ጊዜ ደግሞ በጣም አስፈላጊ ሲሆን ናይድራ የስራ ጫና ሲኖር። አዲስ አመትን በስራ ልናሳልፍ እንችላለን። ሌላኛው ደግሞ አዲስ አመትን አንዳንድ ጊዜ በበጎ ፍቃድ ስራዎች ላይ ሆነን ልናከብር እንችላለን ምክንያቱም። የበጎ ፍቃድ ስራውን ስንሳተፍ የራሳችን ደስታ ነው ማለት ምንም ተከፍሎን ሳይሆን በነፃ ስለሆነ የምናገለግለው። እዛ ጋር ያሉት ደግሞ የተቸገሩ ሰዎች ስለሆኑ አዲስ አመት ሲመጣ እነሱም ደግሞ ወደፊት ተስፋ እንዲኖራቸው ነገሮች እንደሚቀየሩ እንዲያስቡ። ስለሚያደርጋቸው አንዳንድ ጊዜ ከእነሱ ጋርም ልናሳልፍ እንችላለን። እና አዲስ አመት ሲመጣ የምናከብርበት ሌላኛው መንገድ። ቤት ውስጥ የተለያየ ነገሮችን በማዘጋጀት ነው። የሚበላ ነገሮችን የሚጠጡ ነገሮችን ለባአል አባአል የሚሸቱ ቄጠማ በማዘጋጀት ሊሆን ይችላል። ቡና በማፍላት። ስጋወጥ ምናምን በመስራት ሊሆን ይችላል። እንደገና ደግሞ አዲስ አመት ሲመጣ አዳዲስ ልብስ ሁሉም ያለውን አዲስ ልብስ ነው የሚገዛው። ምናልባት ከሌላቸው ደግሞ በፊት የነበራቸውን ልብሶች በማጠብ ነው የሚያከብሩት። እና ህፃናት ደግሞ ከሆኑ እኛ ጋር አበባዮሽ ይባላል ሴት ሴት ህፃን ህፃናት ማለት ነው እና አበባዮሽ እያሉ ያከብራሉ ማለት ነው። እና በዚህ መልኩ አዲስ አመትን እናከብራለን